በዚህ ቅዳሜና እሁድ ምን ታደርጋለህ? እ በዚህ ቅዳሜና እሁድ የማደርገው እ አራት እና ከዛ በላይ ነገሮች አሉ እ የመጀመሪያው የታመሙ ሰዎች አሉ ሆስፒታል ያሉ። እ እንደሚታወቀው ይሄ ቅዳሜና እሁድ ለኔ እረፍቴ ነው ከስራ እረፍት የማገኝበት ነው። ስለዚህ በቂ ጊዜ አለኝ እ ስለዚህ እነዚህን የታመሙ ሰዎች ሆስፒታል ሄድና እ እጠይቃቸዋለሁ ማለት ነው። አንዱ በዚህ ቅዳሜና እሁድ ላደርግ ያሰብኩት እ ይሄንን ስራ ነው። እ ሌላው ደግሞ በዚህ እ ቅዳሜና እሁድ ላደርግ ያሰብኩት እ ከልጆቼ ጋር እ ትንሽ የእግር ጉዞ አደርጋለሁ ከከተማ ወጣ ብዬ ትንሽ የእግር ጉዞ አደርጋለሁ ከዛ በኋላ ከእነሱ ጋር ጥሩ አየር ተቀብዬ እ እመለሳለሁ የሚል እ እቅድ አለኝ። ሌላው በዚህ ቅዳሜና እሁድ እ አደርጋለሁ ብዬ ያሰብኩት ራሴን ለማዝናናት እ የምከታተላቸው በእንግሊዝ ውስጥ የሚካሄዱ የእግር ኳስ ጨዋታዎች አሉ በመስመር ላይ የማያቸው እ እነሱን የመከታተልም እቅድ አለኝ ማለት ነው። ስለዚህ ሶስቱ በዚህ ቅዳሜና እሁድ ላረግ ያሰብኳቸው ስራዎች እ እነዚህ ናቸው። እ ሌላው እ በዚህ ቅዳሜና እሁድ ላደርግ ያሰብኩት እ ከጓደኞቼ ጋር ተገናኝቼ እ በአንዳንድ ስራዎች ዙሪያ እ ወደፊት በምንሰራቸው ስራዎች ዙሪያ እ መነጋገር እና መግባባት ላይ መድረስ ነው። እ ስለዚህ በትንሹ እነዚህን አራት ነገሮች አደርጋለሁ ማለት ነው። ከልጆቼ ጋራ የእግር ጉዞ አደርጋለሁ። የታመሙ ሰዎችን እጠይቃለሁ እ ከጓደኞቼ ጋር እገናኛለሁ። እ እንዲሁም እ እ ኳስም አያለሁ ማለት ነው። እ በውጭ ሀገር የሚካሄዱ ኳሶች አሉ እነሱን አያለው ማለት ነው። ስለዚህ በዚህ ቅዳሜና እሁዱ ውስጥ ላደርግ ያሰብኩት ይሄንን ነው ማለት ነው።

ሰንደል ትለብሳለህ? አዎ ሰንደል እለብሳለሁ። ሰንደል የምለብስበት ትልቁ ምክንያት የምኖርበት አካባቢ በጣም ሞቃት ከመሆኑ ጋር ተያይዞ ሁል ጊዜ ሽፍን ጫማ እንድለብስ የሚጋብዘኝ አይደለም። ስለዚህ ይሄን ሽፍን ጫማ የምለብስበትን ጊዜ ለማሳረፍ ወይም ደግሞ ከሙቀቱ ለመገላገል ሰንደል የምለብስባቸው ጊዜዎች ብዙ ናቸው። በተለይ በተለይ እቤት በመሆንባቸው ጊዜዎች ሰንደል ነው የምጠቀመው ወይም ለብሰው። ከዛ ባሻገር ወደ ስራ ስሄድ ሰንደል ለብሶ መሄድ ትንሽ ከባድ ስለሚሆን ሽፍን ጫማዎችን እለብሳለሁ። ነገር ግን እቤት በምሆንበት ሰዓት እና እንዲሁም ቅዳሜና እሁድ እንዲሁም ደግሞ ወደ ስራ በማልሄድባቸው ቀኖች ሰንደል እለብሳለሁ ማለት ነው።

በመስመር ላይ ትማራለህ አዎ በመስመር ላይ እማራለሁ። በመስመር ላይ የምማራቸው ብዙ ትምህርቶች አሉ ከእነዚህም መካከል የተለያዩ ክፍተቶቼን ወይም ችግሮቼን ለመድፈን የምጠቀምባቸው አጫጭር ትምህርቶች አሉ። በመስመር ላይ ብቻ የሚሰጡ በተለይ በመስመር ላይም ሆኖ ቴሌግራም መተግባሪያን በመጠቀም የምወስዳቸው ናቸው። ሌሎቹ ደግሞ ምናልባት አንዳንድ የማውቃቸው እውቀቶችን ለማስፋት የምትጠቀምባቸው ናቸው። የተለያዩ ክህሎቶቹን ለማዳበር የምወስዳቸው ትምህርቶች ናቸው በአጠቃላይ ግን ብዙ አይነት ትምህርቶችን በመስመር ላይ የመውሰድ ልምድ አለኝ። ከዚህም በፊት ብዙ አይነት ትምህርቶችን በመስመር ላይ ወስጃለሁ ወይም ተምሬያለሁ። ከዚህ ባሻገር አሁን ላይ የምወስደው በመስመር ላይ የምወስደው ትምህርት አለ። ወደፊትም በመስመር ላይ የመማር እቅድ አለኝ። ስለዚህ በመስመር ላይ እማራለሁ ማለት ነው።

በጎ አድራጎት ሰርተህ ታውቃለህ? አዎ በጎ አድራጎቶችን በጣም ብዙ ጊዜ ነው ሰርቼ የማውቀው። በተለይ በተለይ የዩኒቨርሲቲ ተማሪ እያለሁ በጎ አድራጎቶችን በሰፊ አደርግ ነበር። የዩኒቨርሲቲ ተማሪ ሆነን ከዩኒቨርሲቲ ስንመለስ ባለው የእረፍት ጊዜያችን ቀጣዩ ወደ ዩኒቨርሲቲ የምንገባበት ጊዜ እስከሚደርስ ቤት የፈረሰባቸው ሰዎች ካሉ በጋራ ቤታቸውን ማስተካከል። የተለያዩ አስቸጋሪ ሁኔታዎች ውስጥ ያሉ ሰዎች በድህነት ውስጥ ያሉ ሰዎች ካሉ ህብረተሰቡን አስተባብረን ሳንቲም አዋጥቶ እንዲያግዛቸው ማድረግ። እንዲሁም ደግሞ ተማሪዎች በትርፍ ጊዜያቸው እኛ በምንማራቸው ትምህርቶች ዙሪያ የሚማሩ ተማሪዎችን። ማስተማር ለምሳሌ እኔ የሂሳብ መምህር ነኝ። ስለዚህ ከዩኒቨርሲቲ መልስ። የተለያዩ ተማሪዎችን የተለያዩ የትምህርት ደረጃ ያላቸውን ተማሪዎችን በመሰብሰብ በነፃ ወይም በበጎ አድራጎት። ለእነሱ ትምህርት መስጠት እና የመሳሰሉ ስራዎችን እሰራ ነበር ማለት ነው። ስለዚህ በበጎ አድራጎት ስራ ውስጥ ተሳትፌ አውቃለሁ ማለት ነው። ስለዚህ በበጎ አድራጎት ስራ የበጎ አድራጎት ስራ ሰርቼ አውቃለሁ ማለት ነው።

ምን አይነት የሙቀት መጠን ትመርጣለህ? ብዙ ሙቀት የሆነ መጠን መጠኑ ከፍ ያለ ሙቀት ያለው ሁኔታ አልመርጥም እንዲሁም ደግሞ መጠኑን በጣም ዝቅተኛ የሆነ ሙቀትም አልመርጥም። ስለዚህ ማዕከለኛ የሆነ የሙቀት መጠን ነው ምመርጠው። ማዕከለኛ የሆነ የሙቀት መጠን ምመርጥበት ትልቁ ምክንያት የተወለድኩበት አካባቢ መሃከለኛ የሆነ የሙቀት መጠን ስላለው ነው። በጣም ትልቅ ሙቀት ከፍተኛ ሙቀትም ሲሆን አይመቸኝም። እንዲሁም ዝቅተኛ ሙቀት ያለበት ቦታም አይመቸኝም። ስለዚህ መሃከለኛ የሙቀት መጠን ያለበት ቦታ እመርጣለሁ ማለት ነው።

በምን ሰዓት ትነሳለህ? የምነሳባቸው ሰአቶች እንደየሁኔታው የተቀያየሩ ናቸው። በጣም ብዙ ጊዜ ከእንቅልፌ የምነሳው ከጠዋቱ አስራ ሁለት ሰዓት ላይ ነው። ይሄ በትክክለኛው መንገድ ማታ ወደ እንቅልፍ ከሄድኩኝ ነው። አልያ ግን ማታ የማመሽ ከሆነ ምናልባት ወደ አንድ ሰዓት ገደማ ነው የምንነሳው። ማታ ደግሞ ሁል ጊዜ ከምተኛበት ሰዓት ቀድሜ ከተነሳው ከንጋቱ አስራ አንድ ሰዓት አካባቢ ልነሳ እችላለሁ። ስለዚህ ማታ የምተኛበት ሰዓት ይወስነዋል ጠዋት የምነሳበትን ሰዓት ማለት ነው። ስለዚህ ብዙ ጊዜ በትክክለኛው መንገድ ከሆነ የምንነሳው አስራ ሁለት ሰዓት ላይ እነሳለሁ ማለት ነው።

የስራ ቦታ ደህንነት እንዴት ነው? የስራ ቦታ ደህንነቱ በጣም የተጠበቀ ነው የስራ ቦታ የየራሱ የሆነ ጥበቃ ያለው የራሱ የሆነ ስርዓት እና ህግ ያለው ቦታ ነው። ስለዚህ የስራ ቦታዬ ደህንነቱ በደንብ የተጠበቀና በጥሩ ሁኔታ ስራ እንድናከናውን ለስራ ምቹ የሆነ አካባቢ ነው። ስለዚህ የስራ ቦታዬ የደህንነቱ የተጠበቀ ነው ብል በትክክል ተናግሬያለሁ ማለት ነው። እንደሚታወቀው የስራ ቦታ ደህንነት ሲጠቀስ ሲጠየቅ ምላሹ የሚሆነው ጸጥታው ለስራ ምቹ መሆኑ እና መሰል ጉዳዮች ናቸው ሁሉም ነገሮች የተሟሉ ናቸው። ስለዚህ የስራ ቦታዬ የደህንነት የተጠበቀ ነው ወይም ደግሞ ምቹ ነው ለስራ ምቹ ነው ማለት ነው።

የማያስታውሰው ጥሩ መምህር አለ። ዩኒቨርሲቲ በመማርበት ወቅት በሰፊው ለተለያዩ አካባቢዎች ወይም ዩኒቨርሲቲዎች ትምህርት ይሰጥ የነበረ እኛንም ያስተምረን የነበረ። የሂሳብ መምህሬን አስታውሰዋለሁ። ስሙ ጋሻ አደም ይባላል ጋሻ አደም በጣም ትልቅ አቅም ያለው ሰው። ጥሩ ስብእና ያለው ሰው ለተማሪዎቹ በጥሩ መልኩ ትምህርት የሚሰጥ ሰው እንዲሁም ደግሞ እውቀት ያለው ሰው በመሆኑ ምክንያት በተለያዩ ዩኒቨርሲቲዎች ውስጥ በተጋባዥ መምህርነት እየሄደ የሚያስተምር ሰው ነበረ። እና ስብእናው ደስ የሚል ነው ትምህርት የሚሰጥበት መንገድ በጣም አስተማሪ ነው። እንዲሁም ደግሞ የተለያዩ ተጨማሪ ትምህርቶችን እና እውቀቶችን ለማስጨበጥ ለተማሪዎቹ በጣም የዋህና ጥሩ የነበረ ሰው ነው። ስለዚህ ከአስተማሪ መምህራን ውስጥ የማስታውሰውና ጥሩ መምህር ነው ብዬ የማስበው ይሄንን መምህር የሂሳብ መምህሬን ጋሻ አደምን ነው። ማለት ነው።

ቡና ወይስ ሻይ ትመርጣለህ? እኔ ቡና እመርጣለሁ። ቡና የምመርጥበት ምክንያት ደግሞ ብዙ ጊዜ አድካሚ የሆኑ ስራዎችን ስለሆነ የምሰራው። ቡናን በምጠጣበት ጊዜ ከአድካሚ ስራ በኋላ ቡናን በምጠጣበት ጊዜ በጣም ያነቃቃኛል ለቀጣዩ ስራ ራሴን እንዳዘጋጀ ያደርገኛል። ስለዚህ ቡና በውስጡ የያዘው ንጥረ ነገር ሰዎች የበለጠ ለስራ እንዲነሳሱ የበለጠ በስራ እንዲበረቱ የሚያግዝ ስለሆነ። ከቡናና ከሻይ እኔ ብዙ ጊዜ ቡናን እመርጣለሁ ማለት ነው። ይሄ ማለት ግን ሻይ አልጠጣም ማለት አይደለም ነገር ግን በተለይ በተለይ ካድካሚ ስራዎች በኋላ። ምረጥ ብባል ቡናን እመርጣለሁ ስለሚያነቃቃኝ እና ለቀጣዩ ስራ ስለሚያዘጋጀኝ። ማለት ነው።

በመስመር ላይ ቪዲዮ ትመለከታለህ? አዎ በመስመር ላይ ቪዲዮዎችን እመለከታለሁ ብዙ አይነት ቪዲዮዎችን እመለከታለሁ በመስመር ላይ ከምመለከታቸው ቪዲዮዎች አንዱ በመስመር ላይ የሚሰጡ አዳዲስ የሆኑ ታይተው የማይታወቁ ትምህርታዊ የሆኑና ብዙ ጥሩ ጥሩ መልእክቶችን የሚያስተላልፉ የቪዲዮ አይነቶችን እከታተላለሁ። በመስመር ላይ ቪዲዮ መከታተል ደስ ሚለው አንዱ ነገር። አዳዲስ ነገሮችን በቀላሉና በአጭሩ መከታተል እንድንችል ያደርገናል። ተጨማሪ እውቀቶችን ይሰጠናል። እንዲሁም ደግሞ ብዙ ትምህርቶችን የሚያስተላልፍ አይነት ቪዲዮ ሊሆን ይችላል ማለት ነው። ስለዚህ በመስበር ላይ ቪዲዮ መከታተል በጣም ነው ምወደው። ስለዚህ ብዙ ጊዜ በመስበር ላይ ቪዲዮዎችን እከታተላለሁ ማለት ነው።

የመጠጥ ውሃን ከየት ታገኛለህ? የመጠጥ ውሃን እኔን የማገኘው ከቧንቧዎች ነው። ቧንቧዎች አሉ፤ የተዘረጉ ቧንቧዎች አሉ። በፈረቃ ነው የመጠጥ ውሃን የምናገኘው፤ ቢያንስ፣ ቢያንስ በአስር ቀን አንድ ጊዜ የመጠጥ ውሃ ይለቀቅልናል። ስለዚህ አንድ ጊዜ ሲመጣ የሚበቃንን ወይም ለአስር ቀን የሚያቆየንን የመጠጥ ውሃ ያክል ቀድተን እናስቀምጣለን ማለት ነው። የውሃ ስርጭቱ ትንሽ ከባድ የሆነበት ጊዜ ላይ ነው ያለነው። ስለዚህ የመጠጥ ውሃን ለማግኘት የግድ አስር ቀን መጠበቅ ይጠበቅብናል። ከአስረኛው ቀን በኋላ ግን በቧንቧዎች የሚለቀቁ ወይም በመስመር ላይ የሚለቀቁ የተለያዩ የውሃ ማግኛ መንገዶች አሉ። እነዛን መንገዶች በመጠቀም የሚጠጣ ውሃን እናገኛለን ማለት ነው።

ጨው ብዙ ትወዳለህ? ጨው ብዙ አልወድም። ጨው የማልወድባቸው ምክንያቶች ደግሞ ጨው የበዛበት ምግብ በጣም አስቀያሚ ነው የሚሆነው። ስለዚህ ጨው የማልወድባቸው ምክንያቶች አንዱ እሱ ነው። ሁለተኛ ደግሞ ጨው ለጤና ያን ያክል ጠቃሚ የሆነ አይነት ነገር አይደለም በመጠኑ። ምግባችንን እንዲያጣፍጥልን ብቻ ነው ጨውን መጠቀም ያለብን እንጂ ከመጠን በላይ ጨው የምንጠቀም ከሆነ ለተለያዩ በሽታዎች የሚዳርገን ስለሆነ። ጨውን መጠቀም በመጠኑ ነው መሆን ያለበት እንጂ በብዙ መጠቀም የለብንም። ለዛ ነው ጨው አልወድም ያልኩት። እንጂ ጨው የሌለበት ምግብ አልጫ እንደሚሆን ግልጽ ስለሆነ። ጨውን መጠቀም ግድ ይለናል ማለት ነው። ነገር ግን ሲበዛ ብዙ ችግሮች ስላሉ ምግቡንም ስለሚያበላሸው እንዲሁም ለተለያዩ ተጓደኝ የጤና ችግሮች ስለሚዳርግ። ጨው አልወድም ማለት ነው።

በሰአቱ ወደ ስራ ትደርሳለህ አዎ ሁልጊዜም በሰአቱ ነው ወደ ስራ የምሄደው እምነሳበት ሰዓት ትክክለኛ በሰአቱ ወደ ስራ ቦታዬ እንድደርስ በሚያደርገኝ ሰዓት ስለሆነ ሁልጊዜም በትክክለኛው ሰዓት የስራ ቦታዬ ላይ እደርሳለሁ ለዛ ነው ሁልጊዜም በስራዬ ውጤታማና ማከናወን የምፈልገውን ስራ በአግባቡ አከናውኜ በትክክለኛው ሰዓት ጨርሼ የምመጣው ማለት ነው። ስለዚህ ሁል ጊዜም ወደ ስራ በሰአቱ እደርሳለሁ ማለት ነው

የምትወደው ቁጥር ስንት ነው? የምወደው ቁጥር ብዙ ጊዜ ስምንት ቁጥርን በጣም እወዳታለሁ። ስምንት ቁጥርን የምወድበት ዋናው ትልቁ ምክንያት ከእኔ ህይወት ጋር የተቆራኙ ብዙ ምክንያቶች ስላሉት ነው። ስለዚህ አንዱ ስምንት ቁጥር ነው የምወድበት ምክንያት የተወለድኩበት ቀን ነው። በሁለተኛ ደረጃ ደግሞ ስምንት ቁጥርን የምወድበት ምክንያት ታች ፕሮጀክት የተለያዩ ኳሶችን እጫወት ነበር የሚሰጠኝ የማልያ ቁጥር ስምንት ቁጥር ነው። ስለዚህ ስምንት ቁጥርን የምወድበት ምክንያት ለዚህ ነው ማለት ነው።

በስራ ላይ ችግሮችን ትፈታለህ አዎ በስራ ላይ በጣም ብዙ አይነት ችግሮች ይመጣሉ ስለዚህ እንደየሚመጡት ችግሮች ችግሮችን ለመፍታት ጥረት አደርጋለሁ። እንደሚታወቀው አለማችን በብዙ ችግሮች የታጠረች ናት። ስለዚህ ስራ ላይ የሚያገጥሙን ችግሮችን መፍታት ያው የህይወታችን አንዱ አካል አድርገን መውሰድ መቻል አለብን። አልያ ሁሉም ነገር አልጋ በአልጋ ሚሆንባቸው አጋጣሚዎች አይኖሩም። ስለዚህ በስራ ላይ የሚመጡብንን ችግሮች በአግባቡ እየፈታን ነው ወደ ቀጣዩ ስራ መሄድ መቻል ያለብን። አለበለዚያ ግን ለስራችን በጣም አድካሚ ነው ሚሆነው። ስለዚህ ችግሮችን የመፍታት ዝንባሌ ሊናዳብር የሚገባው ነገር ነው ማለት ነው።

ስትታመም ከስራ ትቆያለህ? አዎ እንደማንኛውም ሰው ስታመም የእረፍት ጊዜ እፈልጋለሁ ከህመሜ የማገግምበት ጊዜ እፈልጋለሁ። ስለዚህ አንድ ሰው ደግሞ ከህመሙ ለማገገም የግድ ከስራ ራቅ ብሎ መቆየት አለበት። ስለዚህ እኔም እንደማንኛውም ሰው ከህመሜ ለማገገም የስራ ሰአቴን ወይም ወደ ስራ መሄዴን አቁሜ እቤት እቆያለሁ ማለት ነው። እቤት በመቆየቴ ምክንያት ከህመሜ በቀላሉ ማገገምበት እና እንዲሻለኝ የማደርግባቸው አጋጣሚዎች ብዙ ናቸው። ስለዚህ ከህመሜ በደንብ ካገገምኩና በደንብ ከተሻለኝ በኋላ። ወደ ስራ ተመልሼ እሄዳለሁ ማለት ነው። ስለዚህ ስታመም ከስራ እቆያለሁ ወይም ከስራ የምቀርባቸው አጋጣሚዎች አሉ ማለት ነው።